ስትታመም ከስራ ትቆያለህ እንግዲህ ህመም እየታመምክ እንግዲህ ስራ የሚሰራበት መንገድ ሊኖር የማይችልበት ሁኔታ ነው። እና የህመሙ ሁኔታ ይወስነዋል ከፍተኛ የሆነ ህመም ካለ እንግዲህ ስራ ለመስራት የምንቸገርበት ሁኔታ ስለሚሆን በዚህ ሰዓት እንግዲህ ወደተለያዩ የህክምና ጣቢያዎች በመሄድ የመጀመሪያ መታመሙን ከተረጋገጠ ህክምና ማድረጉ የተሻለ ይሆናል እና መጀመሪያ ምንድነው? ማድረግ ያለብን ወደ ህክምና ጣቢያዎች ነው መሄድ መቻል ያለብን እና ደህና ስንሆን ሰዎችን ልንሰራ የምንለው ምክንያቱም ከታመምን ስራዎችን በአግባቡ መስራት የምንችልበት መንገድ ሊኖር ስለማይችል። መጀመሪያ ህክምና ማከናወን እና ወደ ህክምና ቤቶች ሄደን የህክምና አገልግሎት ብናገኝ የተሻለ ይሆናል።

አመራር ሚና አለህ እንግዲህ አመራር ማለት ነው ማለት ነው ብለን መጀመሪያ ስንገልጸው አመራር ማለት አንድን ማህበረሰብ ወይም ደግሞ አንድን ግሩፕ ሊመራ የሚችል ማለት ነው። እና አመራር እንግዲህ ብዙ አይነት ያመራር ደረጃዎች ሊኖሩ ይችላሉ ከፍተኛ አመራሮች አሉ መካከለኛ አመራሮች አሉ እንዲሁም ዝቅተኛ አመራሮች አሉ እና እንደየሚመሩት የስራ ሁኔታና እንደሚሰሩት የስራ መጠን የአመራር ክፍፍል ሊኖር ይችላል። እና አመራርነት እንግዲህ ከፍተኛ የሆነ ልምድና እውቀት የሚጠይቅ ስራ ቢሆንም በአግባቡ ለመስራት እና ጥሩ የሆነ አሰራር ለመስራት ስለሚያደርግት የአመራር ሚና እጅግ ወሳኝ ከሚባሉት መካከል አንድ ነው። ከዚህ መካከል እንግዲህ ከፍተኛ የሆነ የልምድ ልውውጥ ማረግ ከፍተኛ የሆነ የት ትምህርት መውሰድ ከፍተኛ የሆነ የስራ ልምዶችን ከተለያዩ ባለሙያዎች ጋር በመገናኘት እውቀት መቅሰም እና ማግኘት የሚቻልበት መንገድ ሊኖር

አዲስ ቴክኖሎጂ መማር ትወዳለህ? አዲስ ቴክኖሎጂ መማር እወዳለሁ። ምክንያቱም ቴክኖሎጂ ማለት እንግዲህ ቀላል የሚባል አይደለም በጣም ከፍተኛ የሆኑ የቴክኖሎጂ አይነቶች አሉ በእነዚህ ቴክኖሎጂዎች እንግዲህ የተለያዩ ስራዎችን ልንሰራ እንችላለን። የተለያዩ ከባድ የሚባሉ በሰው ልጅ ሊሰሩ የማይችሉበት ቴክኖሎጂ መልኩ ተሰርተው ለሀገር ግልጽ የሚበቁበት ሁኔታ ስላለ። ስለዚህ ሁሉም ሰው በቴክኖሎጂ ነገሮችን ለመስራት ፍላጎት እስካሉን ድረስ እኔም ቴክኖሎጂን መማር እና ቴክኖሎጂን መሰልጠን እፈልጋለሁ። እና አዲስ ቴክኖሎጂ መማር በጣም እወዳለሁ። እና እኔ ብቻም ሳይሆን በጣም በርቃታ ህዝቦች ቴክኖሎጂን በመማር በቴክኖሎጂ አገልግሎት ማግኘት እና መስጠት። ስለሚፈልጉም አዲስ ቴክኖሎጂን በመማር ጥሩ የሆነ ውጤት ለማስመስገብ እቅድ ይዤ እገኛለሁ። እና ስለዚህ አዲስ ቴክኖሎጂ እንግዲህ ለማንኛውም ማህበረሰብ ክፍል እንደ ትምህርት መማሪያነት ቢጠቀሙትና በቴክኖሎጂው ዘርፍ ላይ ያለውን ስራ ሰፋ አድርጎ በሚሰራበት መንገድ ቢኖር መልካም የሆነ ውጤት እንደ ምናምን ስንዘግብ አምናለሁ

ስማርት ፎንን ትጠቀማለህ እጠቀማለሁ ምክንያቱም ስማርት ፎን እንግዲህ ምን ማለት ነው? ብለን ስናስብ እንግዴ ከፍተኛ የሆነ አክሰስ ማድረግ የምንችልባችሁ የተለያዩ የስማርት ፎኖች አሉ ሳምሰንግ ስማርት ፎኖች አሉ ቴክኖ ስማርት ፎኖች አሉ ኢንፊኒክስ ስማርት ፎኖች አሉ። ሌሎች የተለያዩ የስማርት ፎን አይነቶች አሉ እና እንግዲህ ከጥራታቸው እና ካተቃቀማቸው ወይም ደግሞ ከሚሰጡት አገልግሎት አንፃር እንግዲህ የተለያየ የስማርት ፎን አይነቶች አሉ። እና በዛ ልክ ደግሞ የተለያየ የዋጋ መጠን አላቸው የተለያየ አገልግሎትም አላቸው። እና በዚህ ልክ እንግዲህ ስማርት ፎንን እንጠቀማለን ስማርት ፎን እንግዲህ በውስጥ ከፍተኛ የሆኑ መተግበሪያዎችን አቅፎ የያዘና የተለያዩ አገልግሎችን እንድንሰራ ከሚያግዘን መሰራሮች መካከል አንደኛው ስማርት ፎን ነው። እና ስማርት ፎን እንግዲህ በአግባቡ በመጠቀም በርካታ ስራዎችን መስራት የምንችልበት ሁኔታ አለ። ስለዚህ ስማርትፎንም በአግባው ከተጠቀምን በጣም ከፍተኛ እና ጫና ያላችሁ ስራዎችን በቀላሉ በስማርትፎን መሸፈን እና ቀለል ባለ መልኩ መጨረስ የምንችልበት መንገድ አለ። እና ስለዚህ በአግባቡ የስማርት ፎን አጠቃቀም ላይ ትኩረት አድርጎ መስራት ደግሞ ሌላኛው አማራጭ ነው

ስራህን ትወደዋለህ ስራ ግዴታ መወደድ መቻል ያለበት ጉዳይ ለምን? ስራችን ካልወደድን ስራችን በአግባቡ ለመስራት እና ስራችን በአግባቡ ሰርተን ለመጨረስ ስለምንቸገር ማለት ነው። ስለዚህ ስራዎቻችንን በአግባቡ ለመስራት ግዴታ የስራ ክብር የስራ ፍቅር አና የስራ መውደድ ሊኖረን የገባል አና አነዚህን ነገሮች ካላከናወንን አንግዲ ስራዎቻችንን በአግባቡ ለመስራት እና ጥሩ ውጤት ለማስመዝገብ እጅግ አስቸጋሪ ሊሆን የሚችልበት መንገድ ይኖራል እና ስለዚህ ስራዎቻችንን መውደድ እና ለስራዎቻችን ፍቅር ሊኖር ይገባል። ስራዎቻችን ስንወድና ስናፈቅር በሰአት እንገባለን በሰአት ስራችን እናከናውናለን። ደግሞ እንወጣለን እና ስለዚህ ሁላችንም የስራ ክብር ሊኖረን ይገባና የስራ ፍቅር ሊኖረን ይገባና። ልታልመለት አላማና ለአቅም ነው እቅም እንድንደርስ ምን ማድረግ አለብን ስራችንን መውደድ መቻል አለብን። እና እኔም ስራዬን እወዳለሁ ስራዬን አከብራለሁ ለስራዬ ፍቅር ከፍተኛ የሆነ ቦታ እሰጣለሁ በዛም እንግዲህ የተሻለ ውጤት እንዲኖር የሚያደርግ ሌላኛው መንገድ ነው። እና የስራ ፍቅር በጣም ወሳኝ ሚና አለው

ጫጫታ ታገኝበት ትችላለህ። ጫጫታ እንግዲህ ምንም ሊገኝበት የሚችልበት ነገር ይኖራል ብዬ አላስብም። ጫጫታ ድምጽ በከፍተኛ ሁኔታ ውስጥ ከሚያረብሹ ነገሮች መካከል አንድም ለስነ አእምሮ። ለጆሮና እና ለማንኛውም የስሜት ህዋሶቻችንን ጥሩ ስሜት የሰጠን ይከማይ ችሎ ነገሮች መካከል ጫጫታ ነው። እንግዲህ ጫጫታ ብዙ ጊዜ

ንግድ እንግዲህ በጣም በርካታ የሆነ ትርጉም አለው ንግድ ማለት አንድን ነገር እ መለወጥ ወይም መሸጥ ወይም መግዛት እንደማለት ነው። እና ንግዶች እንግዲህ በአለማችን ከፍተኛውን የስራ ድርሻ ከያዘው መካከል አንዱና ዋነኛው ንግድ ነው። ንግድ በጣም በርካታ የሆኑ እ ስራዎችን መለወጥና መግዛት መሸጥ ላይ በጣም ትኩረት አድርጎ የያዘ ጉዳይ ስለሆነ የንግድ አይተ አይነቶች እንግዲህ በርካታ የንድ አይነቶች ሊኖሩ ይችላሉ። እንግዲህ የተለያዩ የእህል ንግዶች ሊኖሩ ይችላሉ የከብቶች ንግዶች ሊኖሩ ይችላሉ። እንዲሁም የተለያዩ ጥሬ እቃዎች እ ንግድ ሊኖር ይችላል። እና እንደየእቃ መጠናቸው እንግዲህ የተለያየ የንግድ ስም እና የንግድ እ እ ስራዎች ይኖራሉ። እና በዛ ልክ እንግዲህ ንግድ ምን ይፈልጋል እውቀት ይፈልጋል ልምድ ይፈልጋል እና ሁላችንም የንግድ ልምድ ሊኖረን ይገባልና ልምድ ሲኖረን ነው እንግዲህ የተሻለ ውጤት ልናስመዝግብ የምንችለው። ሁሉም ሰው እንግዲህ ለንግድ ሲሰማራ እንግዲህ በ ንግድን በደንብ ለመስራት ሲፈልግ እንግዲህ እውቀት ይፈልጋል

ኢንተርኔት አለህ ኢንተርኔት አለ እንግዲህ ኢንተርኔት በርካታ ስራዎችን በቀላሉ ለመስራት የምንጠቀምበት ሌላኛው መንገድ ቢሆንም። ኢንተርኔት እንግዲህ ከፍተኛ የሆነ አገልግሎት አለው። በቃ ኢንተርኔት እንግዲህ በርካታ ስራዎችን መስራት እንችላለን በርካታ ጥቅሞችንም ማግኘት የምንስልበት መንገድ አለ። ኢንተርኔት በጣም ከፍተኛውን የአለማችን አገልግሎት ከሚሰጡ አገልግሎቶች መካከል አንደኛው ኢንተርኔት ነው

መስጊድ እንግዲህ አንዱ የእስልምና የጸሎት ጾላቲ መከናወኛ ቦታ ነው። የተለያዩ የእምነት አይነቶች ቢኖሩም መስጊድ ደግሞ አንደኛው የሙስሊምና እምነት ተከታዮች የጸሎት የሚያክነውንበት ቦታ ነው። በዚህ ቦታ እንግዲህ የተለያዩ አመታዊ እና የተለያዩ እለታዊ የጸሎት ፕሮግራሞች የሚከናወኑበት የእምነት ቦታ እንደሆነ አምናለሁ፤

እህት እንግዲህ በብዙ ሁኔታ በእናት ሊገኝ ይችላል በአባት ሊገኝ ይችላል። እና በእናትና በአባትም እንዲሁ እህት ሊገኝ የሚችልበት ሁኔታ አለ። እህት እንግዲህ በርካታ ጠቀሜታዎች ካሏት መካከል ለተለያዩ እርዳታዎች እና ለተለያዩ እገዛዎች ከሚያገለግሉን ሰዎች የቅርብና የቅርብ እናትን ወክላ ከምትታገለግለን መካከል አንደኛዋ ነች። ስለ እህት እንግዲህ በጣም ቀላል የሚባል እንትን አይደለም ያለው እና ቆንጅየ ነች። እና አስፈላጊ

አያት ማለት እንግዲህ የአባት ወይም ደግሞ የእናት አባት ወይም እህት እንደማለት ነው

ኮት ማለት በላይ ከሌሎች ልብሶች ላይ ደርበን የምንለብሰው የተለያዩ ብርዶችን የምንከላከልበት። የልብስ አይነት ሲሆን በጣም በውፍረት ደረጃ ከፍ ያለና መጠኑም ደግሞ በዛ ልክ ከፍ ያለ የልብስ ሁኔታ

ጠዋት ምን ትበላ ጠዋት የተለያየ ምግብ አይነቱ ሊኖሩ ይችላሉ? ግን ከእነዚህ መካከል እንግዲህ ፍርፍር ነገሮች በጣም ጥሩ የቁርስ አይነቶች ናቸው። ፍርፍር በጣም በርካታ ሰዎች ቁርስ ላይ የሚጠቀሙት የምግብ አይነት ሲሆን እንግዲህ በፍርፍር ብዙ ሰዎች ለቁርስነት ይጠቀሙታል። ምሳ ላይም ይሄን የሚጠቀሙት አሉ። ከዛ በተጨማሪ ደግሞ ፓስታ ባትክልትም ለብዙዎች ተመራጭነት ያለው የምግብ አይነት ነው

ኢሜል እንግዲህ የተለያዩ መልእክቶችን ለማስተላለፍ የምንጠቀምበት ዋነኛ መንገድ ነው።

ቡድን ማለት ህብረት ጓደኝነት በአንድ የተያዘ የተጠረነፈ በአንድ መሪ ሊመራ የሚችል